እኔ የምወደው ምግብ ያው ቆንጆ የሆነ ነገር ነው የምወደው ማለትም በልተው የሚያጠግብ ነገር በተለይ በተለይ እኔ እርጎ በጣም ነው የምወደው። ያው ጾም ነው በአጋጣሚ አሁን ያው ግን እርጎ በጣም የምወደው ነገር ነው ከዛ አትክልት ነው የምወደው ፍራምሬ እነሱም ደግሞ ጤና በደንብ የሚጠብቁ የሚችል ነገሮች ስለሆኑ። እነሱ እወዳለው ማለት ነው። በአጠቃላይ

እኔ የምጠቀመው መሳሪያ አንደኛ የምጠቀመው እስክርቢቶ ነው ከዛ በኋላ ደግሞ ያው ወረቀቶችም እጠቀማለሁ ላፕቶፕ እጠቀማለሁ እንደገና ቀጥዬ ሌላ ስልኮችም እጠቀማለሁ። የተለያዩ መሰሪያዎች ለተለያዩ ስራዎችን ያው እጠቀማለሁ መሳሪያ መጠቀም ደግሞ ስራን ያቃልላል ማለት ነው። በተሻለ ፍጥነት ስራህን ጨርሰህ ወደ ፊት እንዴት ያደርጋል ማለት ነው

አዎ አዎ አዎ በጣም የማስታውሰው በጣም የሚገርም አስተማሪ አለኝ አራተኛ ክፍል ያስተማረኝ አስተማሪ በስመ አብ በጣም በቃ ህይወቴ የቀየረው ጎበዝ ተማሪ መሆን እንድፈልግ ያደረገኝ አንድ መምህር ነበር አስታውሰዋለሁ ስውመምህር አርአያ ያበላል። ከዛ በኋላ ደግሞ የሂሳብ አስተማሪ ደግሞ አለ እሱም በጣም እጅግ መስታወስ ሰው ሰው ነው ማለት ነው

አዎ አዎ አዎ በጣም በቡድን መስራት በጣም እወዳለሁ ለቀጣይም በቡድን ሰርቼ ማደግ ነው የምፈልገው። እና በቡድን ስትሰራ በጣም እጅግ ብዙ ነገር ነው ማግኘት የምትችለው። ስለዚህ በቡድን መስራት እፈልጋለሁኝ። ለቀጣይ የተሻለ ነገር ማግኘት ስለምፈልግ ማለት ነው። በቡድን የሰሩ ናቸው በሁሉም አለም ላይ የተሻለ ደረጃ የሚገኙ እስካሁን ስለዚህ እኔም በብዱን መስራት ነው የምፈልገው።

አዎ ከስራ ሰዓት በኋላ በደንብ ነው የምሰራው። ምክንያቱም የኔ ህይወት ገና በድህነት ላይ ያለውን ሰው ስለሆንኩኝ በደንብ ማደግ አለብኝ። የተሻለ ደረጃ መድረስ አለብኝ እና ስለዚህ ማታም እሰራለሁ። ጠዋትም እሰራለሁ። በቃ እረፍት የሚባል ነገር የለም። ያን ካልሆነ ደግሞ የምፈልገው ነገር ማሳካት ይከብደኛል። እና ስለዚህ እረፍት የሚባል ነገር የለም። ማለት ነው። በአጠቃላይ በይው እስከምለወጥ

መዋብያ በጣም ብዙ ባይሆንም በትንሹ እጠቀማለው። ለምሳሌ እነዚህ ሳምናዎች እጠቀማለው። ከዛ በኋላ አንዳንድ የምጠቀማቸው ደግሞ ሻምቦ እጠቀማለው ቅባትም እጠቀማለሁ። አንዳንድ ጊዜ ሎሽን እንደዚህ። ልጠቀም እችላለው ምናምን ፀጉሬም የተሻለም ለሁሉም ቆዳዬና ለፀጉሬ ጥሩ እንዲሆን የተሻለ ነገር እሞክራለው

መንዳት አልችልም እኔ መንዳት የምችለው ለሳይክል ብቻ ነው ሳይክል መንዳት እችላለሁኝ። ከዛ ውጪ ያለው ግን ገና አልተዳመድኩም ያው የመንዳት መንጀ ፈቃድም አላወጣሁም ግን የማውጣት ፈቃድ ሀሳብ ግን አለኝ በቅርቡ ላወጣ ነው። ከዛ የራሴ መኪና ሊኖረኝ ይችላል ማለት ነው ከዛ በኋላ እና እስካሁን የለኝም

አዎ በእጅ መጻፍ እወዳለሁ ብዙ ጊዜ ጊዜ ስለሚያጥረኝ አላደርገውም እንጂ በእጅ ቁጭ ብለህ ትጽፋለህ። ብዙ ሀሳብ ደግሞ ይመጣሉ ስትፅፍ ደስ ነው የሚለው እና። ሌላ ኤሌክትሮኒክስ ምንም ነገር ስትጠቀም ያው ትንሽ ጊዜ ይፈጅብሃል። ይጨርሳል ምናምን ግን በእጅ ስትፅፍ ግን ደስ ነው የሚለው እና። ሀሳብ እንዲመጣ ያደርጋል ማለት ነው። ስለዚህ በእጅ መጻፍ እወዳለሁ

የምወደው ከተማ እንግዲህ በኢትዮጵያ ከተባለ አዲስ አበባን እወደዋለሁ እኔ ያለሁበት መቀሌ እወደዋለው ከዛ በኋላ ደግሞ እንግዲህ ብዙ ከተሞችን በአለም ላይ ያሉ ግን ድህነት ስላለ ወደዛ መሄድ አልቻልኩም እንጂ። የምወዳቸው ከተሞች እንግዲህ አሉ ብዙዎች አሉ ማለት ነው። ባለ ፓሪስ ብሄድ ይለኛል ዋሽንግተን ብሄድ ይለኛል። ዱባይ ብሄድ ደስ ይለኛል ግን ያው ድህነት አለ ችግሩ

አዎ አዎ ስጦታ መስጠት በጣም ነው የምወደው ምክንያቱም ስጦታ ስትሰጥ ያው ሰው ይደሰታል እና ሰው ማስደሰት ደግሞ በአለም ላይ ትልቅ ቅዱስ የሚል ነገር ስለሆነ ማለት ነው። ግን ችግሩ ያው ለመሰለህ ደግሞ ሊኖርህ ይገባል ያው እሱ ትንሹ ያዝ የሚያደርገን እሱን ነው የሚሰጥ ነገር ደግሞ ያው ይገዛል ገዝተህ ነው እንጂ እንዲህ ዝም ብሎ ሊገኝ ስለማልችል። ትንሽ ችግር እሱ ነው ግን እወዳለሁ እኔ

አዎ ሃይማኖታዊ ስራዎችን በጣም አከብራለሁ። እወዳለሁ። ምህንያቱ ሃይማኖት ሁሉ ነገራችን ስለሆነ ሃይማኖት ሃይማኖት ነው ስለዚህ እሱን እወዳለሁ። ማለት ነው። ስራም ማት ሃይማኖት ያለ መስራት ያለ በነገራችን ላይ መስራት እሞክራለሁኝ። እኔ በተቻለኝ መጠን ለዚህ ሃይማኖታዊ ነገሮችን ማክበር ግዴታችን ነው ማለት ነው እንደ ትውልድ የምታይ

አዎ የሸክላ አቃዎችን እጠቀማለው። ለምሳሌ ወጥ ለመስራት ቡና ለማፍላት አንዳንድ ነገሮችን ለመስራት የሸክላ እቃዎችን እንጠቀማለን ማለት ነው። እንደ ድሮ ባይሆን እንደ ድሮ ግን ቤተሰቦቻችን ያው ሽክላ እቃ ነው። ሁሉ ነገራቸው ውሃም የሚያስቀምጡበትን እህል ሚያስቀምጡበትን ሁሉም ነገር ሚያስቀምጡበትን ይሄው ከሸክላ የተሰራ ነበር። ማለት ነው

እኔ የምጠቀመው ብርሎስ እንግዲህ ሁለት አለ ሶስተኛም አለን ስለዚህ አንድ በየጊዜው እየተቀያየረ እንጠቅመዋለን ማለት ነው። ምክንያቱም በአንዴ ልብስ ብርድ ዝም ብለህ በየጊዜው ሊታጠብ ስለማይችል ከበዛ ስለሆነ ውሃም ስለሚፈልግ ውሃም እንደፈለግነው ማግኘት የምንችልበት እድል ስለሌለ ያው እንግዲህ ሰው ውስጥ አለ እያቀያየርን ደግሞ እንጠቅመዋለን ማለት ነው

አዎ እንደየሁኔታው ነው ማለቴ ደስ ብለኝ ለመዘመር ያው እንግዲህ ደስ ያለው ይዘመራል አይደለም የሚለው ደስ ሲለኝ ያው መታጠቢያም ያው የተለያየ ቦታ ሆኜም ልዘምር እችላለሁኝ ማለት ነው። ግን እንደየሁኔታው ነው የሚወሰነው። እንደየሁኔታው ስል ያው ያኔ እየዘመርኩኝ ከነበር ለምሳሌ እየዘመርኩኝ ልሄድ ይችላለሁ እዛ ሆኜም ልዘመር እችላለሁኝ ማለት ነው። እና ሁኔታው ነው በደንብ ሊለየው የሚችለው

ያው እንግዲህ ኢሜል እንደየሁኔታው ነው የስራ ባህሪ ነው የሚወስነው እንግዲህ በየጊዜው በጣም አላኩም ከተባለ ሁለት ሶስት ከዛ በኋላ ደግሞ አስርም ሊደርስ ይችላል ከዛ በላይም ሊሆን ይችላል እንደአንድ የስራ ሁኔታው የተለያየ የኢሜል ነገሮች ሊኖር ይችላሉ ማለት ነው። በአጠቃላይ ዝም ብሎ በቃ በየ ቀኑ ግዴታ እንደዚህ የሚባል ነገር ግን ላይኖር ይችላል።

አዎ የክላውድ ማከመቻ እጠቀማለሁ እነሱም አስፈላጊ የሆኑ ነገሮችን ወደዛ አፕሎድ አድርጌ እዛ እንዲቆዩ ማድረግ። ያው እንግዲህ እጠቀማለሁ ለምን? ያሉኝን ፋይሎች የተለያዩ ነገሮች ዶክመንቶች እዛ እንዲቆዩ ያግዘኛል ማለት ነው። በቀላሉ ደግሞ የትኛውም ቦታ ሆኜ አክሰስ እንዳደርጋቸው ያደርገኛል

ኮፍያ ኮፍያ ማድረግ ብዙም ባልወድም ያው ግን ጥሩ ነው ብዬ ነው የማስበው ለምን ከፀሀይ ይከላከላል ከብርድ ይከላከላል። እሱን ጥቅም አለው ብዬ ነው የማስበው። ግን እኔ በኔ እኔ በኔ ስሌት ግን ብዙ አልወድም ማለት ነው። ኮፊያ ማድረግ ግን ኮፊያ የሚያደርጉ ሰዎችን አልጠላም ማለት ነው። መላእክት ጥቅም ስላለ

ወደ ስራ የምለብሰው ልብስ እንግዲህ ብዙ ጊዜ ያው ሱፍ ነው የሚሆነው ያው ሱፍ መልበስ ጥሩ ነው እወዳለሁኝ። እና ጥሎብኝ ያው ፕሮፌሽናልም ስለሆነ ያው ያለኝ ሙያ እሱንም ማክበር ስለሚኖርብኝ ያው ጊዜ ወይም ጅንስ ነው ማደርገው ሸሚዝ አደርጋለሁ ወይም ደግሞ ሁለት ሱፍ አደርጋለሁ

አዎ ላፕቶፕ አለኝ። ላፕቶፕ በጣም እንጂ የሚያስፈልግ ነገር አይደለም። ላፕቶፕ በጣም ወሳኝ ነገር ነው። ምክንያቱም ለስራ ለኔ ስራ በተለይ በጣም ያለ ላፕቶፕ ሊሰራ አይችልምና። ስገዛው መጀመሪያ በጣም ትቸግሬ ነበር የገዛውት 13 ሺህ ስምንት መቶ ብር ነበር። የገዛሁት ከዛ በኋላ ሆነ አሁን ሁለተኛ ላብተብም አለኝ። ቆይ የሆነ ለብቶ ገዝቻለሁ አርጅታለች ስምንት አመት አካባቢ ምናምን ሆኗታል።

አዎ አዎ አዎ በጣም ብዙ ነገር ነው የምዘ የማስታውሰው የምዘከረው ምክንያቱም በልጅነቴ ብዙ ጨዋታዎችን ብዙ ችግሮችን ብዙ ጥሩ ነገሮችን አሳልፌያለሁኝ። እና ቤተሰቦቼ ጓደኞቼ ጨዋታዎች ትምህርት ቤት የምንሄድበት የነበረ ቦታዎች ቤተክርስቲያን የምንሄድበትን ፕሮግራሞችን ምናምን ሰርግ ሲደረግ ብዙ ነገር

አዎ በስራ ቦታየ አሁን በጣም ብዙ ጓደኞች አሉኝ ምክንያቱም ጓደኛ ከሌለ ደግሞ ይቸግራል በስራ ሁኔታ ልትደበር ትችላለህ እና ስለዚህ እኔ ጓደኞች አሉኝ። እኔ ሲቸግረኝ የሚያግዙኝ የሚረዱኝ። እንዳዉም አንድ ቀን እንኳ የሆነ ብታበላሽ እንኳን አይ እንደዚህ እኮ ነው ምናምን ብለው አስረድተው ችግሬን ሊፈቱልኝ የሚችሉ ሰዎች አሉኝ ማለት ነው። ስለዚህ እኔ አም ግሬትፉል ፐርሰን በጣም ደስተኛ ነኘ

አዎ ይመቸኛል እኔ ከሰው ጋር ከሰው ጋር መሆን ምንም ችግር የለብኝም በጣም ነው የሚመቸኝ። ምክንያቱም ሰዎች አጠገብ ስትሆን ብዙ ትማራለህ ታውቃለህ አካሄዶችን አነጋገሮችን እይታየን ምናምን። ብዙ ነገር ነው የምታዳብረው እና እኔ በብዙ ህዝብ መካከል መሆን እንደውም ደስ ነው የሚለው በጣም ብዙ ነገር መማር እፈልጋለሁ ማወቅ እፈልጋለሁኝ። አወራቸዋለሁ ትላልቅ ሰዎችም ቢሆንም አወራቸዋለሁ

እኔ እንግዲህ በብእርም እጽፋለሁ በእርሳስም እጽፋለሁኝ ማለት ነው። በሁሉም ልጽፍ እችላለሁኝ ምክንያቱም እርሳስ ማናምን ሚጠቅመው ለስዕል ምናምን ለመሳል ከሆነ። ሶ ይጠቅማል አንዳንድ ደግሞ የሚጠፉ መጥፅፋት ያለባቸው ጽሁፎች ከሆነ ደግሞ በእርሳስ ጥሩ ነው የሚሆነው። በብር ሲሆን በስክሪብቶ ሲሆን ደግሞ እነሱም ደግሞ ያው እንግዲህ ማይጠፉ ላይ የቆየሁት ከሆነ በዛ አጽፋለሁኝ ማለት ነው

ገበያ የሚሄድበት ቀን እንግዲህ በቅዳሜ ሲሆን ነው የሚሄደው እኛ አካባቢ ደግሞ ሰኞም ገበያ ነው። ስለዚህ እዛ ሄደን እንደው ገበያ የሚያስፈልገን ነገሮችን አስቤዛችን እነዚህ ጥራጥሬ ፍራምሬ ምናምን እነሱን እንገዛለን። ከዛ በየጊዜው ደግሞ እንግዲህ አልፈ አልፈን ደግሞ የሚያስፈልጉ ነገሮችን እንገዛለን ማለት ነው። እና በዛ ነው የምንሄደው

አዎ ከብዙ ሰዎች አሁን ተወያይ አስተያየትን ተቀብዬ አቃለሁኝ ምክንያቱም አንደኛ ብዙ ጊዜ እኔ ማስበው አስተያየቶችን ሁሉ አዎንታዊ ናቸው ብዬ ነው የማስበው። ለምን ከተባለ ባለ እይታዎች ዝም ብለን ስናያቸው አዎንታዊ ናቸው ማለት እኛ እንድናድግ ወደተሻለ ነገር ከፍ እንድንል። ኢቭን እነሱም ጋር በመጥፎ ቢያስቡት ጥሩ ነው ብዬ ስለማስብ ማለት ነው። እና እቀበላለሁኝ አዎ

እኔ የማገኘው ሸጥኩት ጥቅማ ጥቅም እንግዲህ ከስራ የተያያዘው የማገኘው ጥቅማ ጥቅሞች ይኖራሉ። እነሱም እንግዲህ የቤት ክራዬን የተወሰነ መልኩ እደግፋለሁኝ። በህክምናም በነፃ አገኛለሁኝ ህክምና ስለሆነ የምንሰራው። ሌሎች ነገሮች አንዳንድ ነገሮች ያው በዝም ብዬ በነፃ የማገኛቸው ነገሮች አሉ። እና እነሱም ጥቅማ ጥቅም ናቸው ብዬ አስባለሁ። እንግዲህ

የቤት እቃዎች እንግዲህ እምንጠቀማቸው ምድጃ አለ። ጠረጴዛ አለ የማሽኖች አሉ ለምሳሌ የመፍጫ ማሽኖች ማለት ነው የሽንኩርት ማሽን አለ። የቡና ማሽን አለ። ሌሎች ነገሮች ደስታ አለ። ብዙ ማንኪያዎች አሉ። ብዙ ነገሮችን እንጠቀማለን ማለት ነው እነሱም ደግሞ ህይወታችንን እንዲያቃልሉልን ይረዳል ማለት ነው።

እንግዲህ ሁሉ የቀኑ ሰዓት ደስ ይለኛል ይመቸኛል ምንም ችግር የለብኝም። ግን ደግሞ አንዳንዴ ጠዋት ሲሆን አንዳንዴ ማታ ሲሆን ደስ ይላል ቀን ላይ ፀሀይ ስለሚሆን። ስለዚህ በዝናናት ደስ ይለኛል ጥሩ ይሆናል ስሜቶቼን ጥሩ ይሆናሉ። ነገሮችን በቀላሉ ማድረግ መስራት ምናምን የምችልበት ጊዜ ይሆናል ያኔ ማለት ነው። እና ደስ ይለኛል። ሁሉም ግን ኢትስ ኦኬ

የስራ ቦታ ደህንነት ያው የተጠበቀ ነው በጣም ብዙ መጥፎ የሚባል እንትን የለበትም። ስለዚህ ደህንነቴ የጠበቀ ነው። ብዙ ጊዜ ሌቦችም እንዳያገኙ በተለያየ ነገሮችም ችግር እንዳይደርሰው ያው የተጠበቀ ስለሆነ ምንም የምሰጋው የምፈራው የምጨነቀውም ነግር የለም ማለት ነው። በዚህ ደስተኛ ነኝ በጣም። ስለ ደህንነቱ በጣም የተጠበቀ ነው ማለት እችላለሁኝ።

አዎ አዎ አዎ በጣም አስተያየት መቀ በጣም ነው የምወደው። ለምን ከተባለ ህይወቴ መስተካከል የሚችለው አስተያየትን ስቀበል ነው። መጥፎ የሆነ አስተያየት ሊኖር ይችላ። በሰውዬ እይታ ሲታይ ማለት ነው። ጥሩ የሚባል አስተያየትም ሊኖር ይችላል። ስለዚህ ለዚህ አስተያየቶች ሰዎች ምን እያሉ እንደሆነ እንድረዳ ያግዙኛ። ማለት ነው። ስለዚህ እኔ አስተያየቶች መቀበል በጣም ነው። የምወደው ምንም ችግር የለብኝ። ከአስተያየት ጋር አስተያየት ተቀብዬ ህይወቴን ማስተካከል የምፈልገው።

አዎ የሞባይል ዳታ በጣም ነው ምጠቀመው አንዳንድ ጊዜ ብዙ ጊዜ ምጠቀመው ዋይፋይ ነው በአሁን ሰዓት መ ሞባይል ዳታ በጣም ስለሚጨርስብኝ የዋይፋይ ነው ምጠቀመው ግን ዋይፋይ አንዳንዴ ሲጠፋ ደግሞ በጣም እጅግ አስፈላጊ ነገሮችን ሲኖሩ ዳታ እጠቀማለሁኝ ማለት ነው የሆነ አንዳንድ ጊዜ ፍጥነት ሲቀንስብኝ ዋይፋይም ለፍጥነት ብዬም እሱም ምጠቅማቸው ነገሮች ይኖራሉ እና አዎ እጠቀማለሁ።

አዎ የስራ ልብስ በደንብ እለብሳለሁ ምክንያቱም ስራ ክቡር ነው። ብዙ ሰዎችን የምታገኝበት ነው ሀብታምም ደሃም። ጥሩ የሚለብስም ጥሩ የማይለብስም ሰው የምታገኝበት የምትችል ነገር ነው። እና ለሰዎች በምትሰጠውን አገልግሎት በምትለሰብሰው ልብስ አይተው እንዳይፈሩ እንዳያቃልሉት ያው እንግዲህ አላባበሴን ጥሩ እለብሳለሁኝ ማለት ነው

እኔ የምመኘው ስራ እንግዲህ ሰዎችን ሊያግዝ የሚችል በደንብ የሚያበረታታ ወደፊት እያደገ የሚሄድ እንደዚህ ቢዝነስ ነገር ነው በጣም የምወደው። ከሰዎች ጋር የሚሰራው ሰዎችም ደግሞ እሱን ተቀብሎ ደግሞ በፊት ሊያራምርት የሚችል ነገር እሱ ነው በጣም የምወደው። ነገር እና ለእሱም ደግሞ ይኖረኛል ብዬ አስባለሁኝ በቅርቡ

አዎ መዋኘት እችላለሁኝ ብዙ ባይባልም እንኳን መዋኘት የምችል ሰው ነኝ። ያው ድሮ በገጠር እያለን ያው እንሞክር ነበረ ፍየል በግ ምናምን ከብት እየጠበቅን ወደ ውሃ እነሱን ለማጠጣት ስለምንሄድ ለመጠበቅ ስለምንሄድ። እዛ እንትን አልነበረም እሞክር ነበርና ስለዚህ እኔም በቁርም ሞክሬያለሁ። በተለያዩ ቦታ እና ተወሰነ እችላለሁኝ ብዬ አስባለሁኝ።

አዎ የዝናብ ውሃ እንሰበስባለን ለምን ከተባለ ለዝናብ የዝናው ውሃ አንደኛ ለምስር ለምናምን መብሰያ በጣም እጅግ ጥሩ ነው ቶሎ እንዲበስል ያደርጋል ማለት ነው። ሁለተኛ ነገር ደግሞ ምንም አይነት ጨዋማ ነገር ስለሌለው ለቆዳችንም ለፀጉራችንም ስንታጠበው ጥሩ ይሆንልናል። ለልብስ ለራሱ በጣም ቆንጆ ነው የሚያደርገው እና እሱን እንሰበስባለን ማለት ነው።

እኔ የምነሳው እንግዲህ ዋነኛው የምነሳው ሰዓት በጧት ነው የምነሳው እንግዲህ በእኛ አቆጣጠር ያው በአስር ሰዓት አስራ አንድ ሰዓት እነሳለሁኝ። አንዳንድ ጊዜ ደግሞ አስራ ሁለት ሰዓት ሊሆን ይችላል በፈረንጅ አቆጣጠር ደግሞ በአራት ሰዓት። በአምስት ሰዓት በስድስት ሰዓት ማለት ነው። እነሱ እነሳና ከዛ የቀኑ ዉሎየን በደንብ እቃኛላሁኝ የተወሰነ ነገሮችን አድርጌ ጽህፈት አድርጌ ስፖርት ሰርቼ። እጀምራለሁኝ ስራዬ ማለት ነው

አዎ ብስክሌትን ጋልባለሁኝ እንደውም ብስክሌት አለኝ እና በጣም ነው የምወደው እሱን። ምክንያቱም ብስክሌት አንደኛ ነዳጅ ያስፈልገውም ከዛ በኋላ በፈለግንበት ቦታ ይደርሳል እና። እንግዲህ እሱን አለኝ። እጠቀም ነበረ ለረጅም ጊዜ ማለት ነው። አንድ ሶስት አራት አመት የሚሆነውን ስለዚህ እሱም እነዳለሁበጣም ደስ የሚለኝ ማለት ነው